የቴክኖሎጂ ችግር ሲያጋጥምህ ታደርጋለህ? የሚል ጥያቄ የተለመደና ብዙዎች ጋር የሚፈጠር ነው። ቴክኖሎጂ ችግሮች በሚል በተለያዩ ምክንያቶች ልከሰት ይችላሉ አንደኛው የቴክኖሎጂን አጠቃቀም በሚገባ ባለመረዳት ሌላኛው ደግሞ ከኢንተርኔት እና ከተለያዩ ከውጭ ከሚደርሱ ከኢንተርኔት ሀከርስ ወይንም ከተለያዩ የውጭ አካላት ሊከሰት እንደሚችል ይታወቃል። የቴክኖሎጂ ችግር ሲያጋጥም መጀመሪያ ልደረግ የሚችለው የሚያውቅ ባልሙያ ማማከር ወይንም ጎግል ላይ የጎግል አገልግሎቱን ተጠቅሞ ለዛ ነገር ጥያቄ መጠየቅ ነው ምክንያቱም ያ ጥያቄ በቂ የሆነ መልስ ሊያገኝ የሚችለው በሚገባ ሁኔታ መጠየቅ ከተቻለ ነው የቴክኖሎጂውን ችግር በተገቢ መልኩ ማብራራት ያጋጠመውን ችግር ካብራሩ በኋላ የሚያሳየውን ውጤት ተከትሎ ያንን መከታተልና መሞከር ምንአልባት የኮምፒውተር መዘግየት ወይንም ደግሞ ኮኔክቲቪቲው ከሌሎች ጋር ያለመገናኘት ችግር ቢከሰት ጎግልን መጠየቅና እዛ ላይ የሚመጡትን ውጤቶች ተከትሎ በደረጃዎቹ መፍትሄውን መፈለግ ከዚያም ቀጥሎ እንደገና መልሶ መሞከር እና ሌሎች ከአቅም በላይ ሲሆን ደግሞ ሌሎች ባለሙያዎችን በመጠየቅ መከታተል እና መፍትሄ መፈለግ እኔ የተለመደ የማደርገው ነገር ነው ይህን ችግር ለመፍታት

የገበያ ዋጋ መደራደር ትችላለህ ወይ? ለምል ጥያቄ አዎ የገበያ ዋጋ መደራደር ስለሚያስፈልግ የሻጩንም ምርቱንና አገልግሎቱን በሚመጥነው በገንዘብ መጠን ለሚያስማማ ዋጋ መግዛት ስለሚፈልግ መደራደር እችላለሁኝ። ይህም ብቻ አይደለም። የሚፈልገውን አይነት ያአቅርቦቱን ካለኝ ከገንዘብ አቅም ጋር ማመጣጠን ስላለብኝ አንድ ሌላው ደግሞ በገበያው በሚወሰን ዋጋ በሻጭና በገዢው ድርድር በሚወሰን ዋጋ እቃዎችን መሸመት ስላለባቸው የገበያ ዋጋ መደራደር አዋጪ ነው ብዬ አስባለሁኝ። ከዚህም ውጪ መደራደር ደግሞ በተገቢ መልኩ መነጋገር ይጠይቃል። ይህም ሻጩን በማይጎዳና ደግሞ ሊያስማማ ባሚችል በተገቢ ቃላት ተነጋግሮ ለገበያው የሚመጥን አይነት ዋጋ ማግኘት ስለሚያስፈልግ መደራደር እችላለሁ ደግሞ መደራደር ያስፈልጋል ብዬ አስባለሁ።

የስራ ጊዜው እንዴት ነው? የሚል ጥያቄ ተገቢ ነው። የስራው ጊዜ በቀን ከስምንት እስከ አስር ሰዓት በአብዛኛው ይወስዳል ከጠዋት ሁለት ሰዓት እስከ ስድስት ሰዓት ያለው ጊዜ በስራ ላይ የማሳልፍበት ሆኖ በስራ ጊዜ ላይ ሌሎች ከምሰራው ስራ ውጪ በጎን የሚገቡትን ነገሮች ማስተናገድ በብዛት አልፈልግም። ምክንያቱም አንድ የስራ ጊዜ በተገቢ ሁኔታ መጠቀም ስለሚያስፈልግ ነው። ከዛ ውጪ በስራ ጊዜ መሃል የእረፍት ሰዓታት ይኖራሉ። ምናልባት ከሃያ እስከ ሃያ አምስት ደቂቃ ሊወስዱ ይችላሉ የስራ ጊዜን በተገቢ መጠቀም እጅግ አስፈላጊ ነው ብዬም አስባለሁ።

ቡና ለኔ ልዩ ነገር ነው። በየቀኑ ሶስት ጊዜ እጠጣለሁ። የቡና ሽታ ብቻውን ያስደስተኛል። በቤታችን ባህላዊ ቡና እናዘጋጃለን። በመጀመሪያ እናነሳዋለን ከዚያ እንፈጨዋለን ጀበናው ውስጥ እናፈላዋለን። ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው። የቡና ሽታ ቤት ሁሉ ይሞላል። ይህን ጊዜ በጣም እወዳለሁ። ቡና ያለበት ቀን ጥሩ ቀን ነው። ይህ የእለት ተእለት ልምድ ነው።

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶች አሉ። እርስ በእርሳችን እንረዳዳለን። በችግር ጊዜ ይቀራረቡናል። በደስታ ጊዜ አብረውኝ ይስቃሉ። ምስጢሮችን እንለዋወጣለን። በየቅዳሜው አብረን እንሰባሰባለን ቡና እንጠጣለን። ታሪኮችን እንነጋገራለን አንዳንድ ጊዜ እንጨቃጨቃለን። ግን ፈጥነን ይቅርታ እንጠይቃለን። ጓደኝነት እምነት ያስፈልገዋል። እውነተኛ ጓደኞች እድለኛ ያደርጉሃል። ከእነርሱ ጋር መሆን ደስ ይላል

መጽሐፍ ማንበብ የሚወደው ተግባር ነው። በየሳምንቱ አዳዲስ መጽሐፍት እፈልጋለሁ። ታሪኮች አለም ይከፍታሉ። ምናባዊ ቦታዎችን እጎበኛሉ። አዳዲስ ነገሮችን እማራለሁ። አንዳንድ መጽሐፍት ያላቃሉ ሌሎች ያስቃሉ። ደራሲዎች ብልህ ናቸው። ቃላቸው ልብ ይነኩታል። ምሽት ላይ ከመተኛቴ በፊት አነባለሁ። ቤተ መጽሐፍት መሄድ እወዳለሁ። መጽሐፎች ጥበብ ይሰጣሉ። የተለያዩ አስተሳሰቦችን እረዳለሁ። ማንበብ አይምሮን ያሳድጋል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

ጠዋት